አዎ በምድብ መስራት በጣም እወዳለሁኝ። አንደኛ ስራዬ ያቀላል ብቻዬን አንድ ነገር ለመጨረስ ከ ብቻዬን ከምንለፋ። በብዙ ቡድን ተከፋፍለን ስንሰራው ቶሎ ያልቃል። ስራ ይቀላል በዛ ላይ ደግሞ እኔ ያለኝ እውቀት ሌላው እኔ የሌለኝ እውቀት ሌላው ያለው ይኖራል። ስለዚህ ስራዬን ያቀልልኛል ይሄ ምንድነው ብዬ እንደገና አንብቤ ለመስራት ከምገባ እኔም ማላውቀውን ሌላ ያውቃል ሌላ ማያውቀውምን እኔ አውቃለሁ። ስለዚህ በቡድን መስራት ደስ ይላል። ሰዓትም ይጎጥባል አንድ ሰው አንድ ስራ ላይ የሆነ ቀኑን ሙሉ ከሚውል ተከፋፍለን በግማሽ ቀን ቆንጆ አርገን ሰርተን እንጨርሰዋለን። ሌላው ደግሞ እኔ የሰራሁት ስራ ላይ የሆነ ችግር ልኖር ይችላል ሰው አይደለም። የሆነ ጥፋት አረግ ይሆናል። እሱን ሌላ አይቶ ያርመኛል ሌላ ሰው የሰራው ግን ጥፋት ነው ብዬ ያሰብኩት ላይ ደግሞ እኔ አርማለሁ። እኔ ብቻዬን ከሰራሁኝ ግን። ማንም አያርመኝም እኔ የሰራሁትን ጥፋት ማንም አያርመኝም እኔ። ሌላ ሰው የሚሰራውንም እኔ ላይ አልችልም። ሁሉንም ብቻዬን የምሰራው ከሆነ ማለት ነው። ስለዚህ በቡድን መስራት እወደለሁ ስራዬን ያቃልልኝናል ስራዬን ያጠራልኝ። ጥራትም ፍጥነትም ብዛትም ያለው ነገር ስለሆነ የሚሰራው በቡድን ሲሰራ በቡድን መስራት እወዳለሁኝ። አዎ

አዎ እንዴ የቀረ ምግብ እበላለሁኝ ንጹህ መሆኑን ካረጋገጥኩኝ ካልሻገተ ካልሸተተ። ማን በምን እንዴት እንደበላው ካወቅኩኝ አሁን በማንኪያ ሌላ ሰው የበላው ከሆነ አልበላም ያው አፉ ውስጥ ገብቶ ስለሚወጣ ማለት ነው። ግን የራሴ በተለይ ራሴ ያስተረፍኩት ራሴ ያስቀረውት ምግብ ከሆነ እበላለሁ። የሌላ ሰውም ቢሆን ያው የቤተሰብ ቤት ውስጥ ከሆነ የቤተሰብ አባሎች ከሆኑ እንጀራ አሁን በእጅ ብቻ የሚበላ ከሆነ በማንኪያ በሹክ የሚበላ ነገር ያስጠላል አፋቸው ውስጥ ከተው ስለሚያወጡት ማለት ነው። እንጀራ ከሆነ ግን ችግር የለም እበላለሁኝ። በቃ ንጹህነቱን ካረጋገጥኩኝ ካልሻገተ ካልቆየ ካልሸተተ። ንጹህነቱን ካረጋገጥኩኝ ምንም ችግር የለብኝም የቀረምግብ መንገድ እበላለሁኝ አው።

ሴት ነኝ ስለዚህ ጺም የለኝም። ግን ወንድ በሆንክ ጊዜ ነው የማቆየው ያው እንደ ፀጉሬም እንከባከበው። ያስጠላል እኮ በጣም ሲበዛ ምናምን እንደዚህ። ስሰማኝ በሆን ኖሮ ጺሜን አላቆይም ነበር ከሰከሰም ነበር እንደዛቸው። ይሄ አንዳንዶቹ ደግሞ ፎረፎር ይይዛል ልክ እንደ ፀጉር እንደሚሆንብን ማለት ነው። ከመቆየቱ ብዛት ስለዚህም በደንብ አጸደዋለሁ። እና ከስር ከሰር የምቆረጠው ይመስለኛል። ወንድ ብሆን ነው።

ድንጋይ ስብስብ ታደርጋለህ? ነው የሚለው። የድንጋይ ስብስብ ታደርጋለህ? ከሆነ አዎ። የተለያዩ ለየት ያሉ ድንጋዮች አሉ። በ ለት እለት ኑሯችን ነው የምናገኛቸው። አሁን የወንዝ ድንጋይ የሚባሉ ቀለማቸው የተለያየ አረንጓዴ፣ ቢጫ፣ ቀይ፣ ምናምን ድንገት በአጋጣሚ ካገኘሁኝ እንደዚህ አይነት ነገሮችን እንሰበስባለን። የድንጋይ ስብስብ ነው የሚባለው የድንጋይ ስብስብ ታደርጋለህ? አዎ የድንጋይ ስብስብ ለየት ያለ ለየት ያለ ድንጋይ ካገኘሁኝ እንደው ቀለም እንኳን ባይኖረው ቅርጹ የተለየ የሚያምራር አለ እና አንዳንድ አንዳንዴ ብቻ የሚገኝ፤ እንደዚህ አይነት ነገሮች አደርጋለሁ። አሁን ግቢያችሁን ውስጥ አሉ ድንጋዮች። አሁን ለየት ያሉትን ለብቻ ነው ያስቀመጥኳቸው በጎሮ በኩል ይሄ ሁሌ የምናገኘው አራት ማዕዘን፣ ሶስት ማዕዘን፣ የሆነ ኝጋይ ሳይሆን ለየት ያለ ቅርጽ ያላቸው አሉ። እንዴት እግዜር እንደዛው የፈጠራቸው የሚያማምሩ ድንጋይ ድንጋይ ናቸው ግን ያምራሉ ለአይን የሚያማምሩ አሉ። ቀለም ያላቸውንም አሁን ምንድነው? ወንዝ አካባቢ በተለይ ቀለም ያላቸውን ድንጋዮች ይገኛሉ። እነሱን ካገኘሁኝ ሰው ካመጣልኝ፣ ካገኘሁኝ አዎ ስብስብ አረጋለሁ። የድንጋይ

አዎ በአቅሜ እኮ እኔ የተበላሽ ነገር አስተካክላለው አሁን በር ቢበላሽ በር አስተካክል እስቶቭ ቢበላሽ እስቶቪ አስተካክላለሁ የምችላቸው ነገሮች ከሆኑ አስተካክላለሁ መብራት አሁን አምፖልት ምንድነው አምፖል ቢቃጠል ቢበላሽ ማለት ነው። እንደ እቃ ገስቼ ሌላ እተክላለሁ አስተካክላለሁኝ። ይሄን በቀላሉ የሚስተካከሉ ነገሮች ያው በአቅሜ የሚስተካከሉ ነገሮች ከሆነ አስተካክለለሁ። ከባድ ከሆነብኝ ግዴታ ባለሙያ የሚያስፈልገው ከሆነ ብቻው ነው ባለሙያ ጋር ምወሰድ እንጂ። የተበላሹ ነገሮችን ራሴ የምንችላቸው ከሆነ አስተካክላለሁ። ያው ማስተካከል እችላለሁ

አዎ በጣም ከመስኮት ጎን መቀመጥ በጣም ነው የምወደው ባገኘውት አጋጣሚ ይሁን መስኮት ጎን ነው ቦታ ለመያዝ የምሞከረው። ምክንያቱም አየር እወዳለሁ፣ ንፋስ እወዳለሁ። አየር እወዳለሁ እና መሃል ላይ ከተቀመጥኩኝ ይጨንቀኛል። መስኮት ጋር ተቀምጬ ከፍቼ መስኮቱን ከፍቼ መቀመጥ እፈልጋለሁ። አዲስ አየር ሁል ጊዜ ማግኘት እፈልጋለሁ። ታክሲ ውስጥም ቢሆን ክፍል ውስጥም ድሮ ተማሪ እየነበርኩኝም ካልተያዘብኝ ቀድመው ገብተው ካልያዙ ወንበር ቀድሜ እቀመጣል። እኔ መስኮት ጋር እቀመጣለውኝ። ቤት ውስጥም መስኮት መስኮት ጋር እቀመጣለሁኝ ያው ሰፊ ነው። ወደ ሌላ ቦታውን ግድግድ ያለበት ጋም ልቀመጥ እችላለሁ። ከወንበሮች አሉ እዛም እኔ ግን መስኮት ስር ያለው ወንበር ላይ ነው ወንበር ጋር የምቀመጠው እና ከፍተዋለሁ መስኮቱን ንጹህ አየር ለመሳብ ማለት ነው። አየር እወዳለሁ። ንፋስ ባይሆንም ይሄ ንጹህ አየር ቅዝቃዜ ያለው እሱን እወደዋለሁ እና መስኮት ጎን መቀመጥ እወዳለሁኝ።

ብዙ ቦታ ተጎዣ አቃለሁኝ እዚሁ ሀገር ውስጥ ማለት ነው። ወደ ደቡብም ወደ ሰሜንም ወደ ምስራቅም ወደ ምዕራብም ተጉዤ አቃለው እኔ መሃል ላይ ያለሁውት መሃል አዲስ አበባ ስለሆንኩኝ ያለሁት። በተለይ የቤተክርስቲያን ጉዞዎች። የገዳማት ጉዞዎች። በደንብ ተጉዤ አቃለሁኝ ሁሉንም የማቃቸው ቦታዎች አሁን ስም ለመጥራት ያክል ዘብር ገብርኤል ሄጄለው። ቅድስት አርሴማ። ይርጋለም ቅድስት አርሴማ ሄጃለሁኝ። ወደ ሰሜን ደግሞ ወደ አክሱም ሄጃለሁ። አሁን ድንገት ስመልስ ጠፋብኝ እንጂ ብዙ ቦታዎች። ተጉዤ አቃለሁ እዚህ ሀገር ውስጥ ያሉት ታዋቂ በደንብ የሚታወቁ ገዳማት ጋር ተጉዤ አቃለውኝ።

እሺ የልጅነት መኖሪያ ቤቴ በጭቃ ተሰርቶ ይሄ ሊሾ ሊሾ ግርፍ የሚባለው አይነት ነበረ። ብዙ ክፍሎች ነበሩት። አዎ ትልቁ መኝታቤት አለ ሳሎን አለ የልጆች መኝታ ቤት ሁለት አለ። እቃ ቤት አለ ማድቤት አለ። ከኋላ በኩል ደግሞ የኛ ማጥኛ የልጆች ከትምህርት ቤት ስንመለስ ማጥኛ አለው። ይሄን መጫወቻ ቦታ አለው። ከሳሎን እንደሆኑ ፊት ለፊትም ከሳሎኑ እንደሆኑ ጀርባም መጫወቻ አለው። ውሾችን ውሾች ውሾች ይራቡ ነበር። ዛፍ አለ ቲናንሾች ቢሆኑም ዛፎች አሉ። ኮባ አለ። ስክ እንጨትም ነበር እኛ ግቢ— ኔጣ አጥሩ ቆርቆሮ ነው። ይሄ ነው እንግዲህ ምንድነው? ጎረቤቶቻችን በአንዴኛው በኩል በተለይ ከጎረቤታችን ጋር አንድ አይነት ግድግዳ ነበረን ከአንድ ጎረቤታችን ጋር ማንኛውም ሌሎች አጥር ከልሏቸዋል። ከአጠገባችን ከምኖሩት ጋር ግን አንድ አይነት ገጥግዳ ነበረ። እንግዲህ መኖሪያ ቤቴ ይሄ ነው። በትክልት ይሰራል ግን ቆንጆ ቤት ብዙ ከብቶች ያሉት ቆንጆ ቤት ነበር የግል ቤት ማለት ነው። ለወዳጆቼ የግል ቤት

የምወደው መጽሐፍ አንድ ብቻ አደለም የአንድ ደራሲ ነው ግን ብዙ መጽሐፎች ናቸው ስድስት መጽሐፍ ይሆናሉ የዶክተር አለማየሁ ዋሴ ይሄ የሚጽፋቸው መጽሐፎች የሳይንቲፊክሽን ነገር አይደለ ሃይማኖታዊ ነገር ነው። የተደበቁ ስለ ኢትዮጵያ ምንድነው? የተጠበቁ ሚስጥሮች ተብሎ ሚታሰቡትን እሱም በልቦለድ መልኩ ነው የሚጽፈው። እና የዶክተር አለማየሁ ዋሴ መጽሐፎች እነ መርበብት ሰበዝ ዝጎራ ሁሉንም ስድስቱን ስማቸው ጠፋኝ። እንጂ አሁን የምወዳቸው እንዳለ የአለማዮ ዋሴ የሳይንቲፊክ ፍክሽን አይነት ነገሮች የዶክተር አለማዮ ዋሴ መጽሐፎች ናቸው

አሁን ያለኝ ስራ ምኞት ያው ፍሪላንሰር ነኝ ስለዚህ በዚህ ስራ ጎበዝ ፍሪላንሰር ሆኜ ብዙ ስራ መስራት ጥሩ ገንዘብ ማግኘት በቃ የሆነ ምንድነው ፕሮፌሽናል የሚባል ፍሪላንሰር አለ አይደል? ወይም ምንድነው ስፔሻላይዝድ የሚባል በቃ ስፔሻላይዝድ መሆን ነው የምፈልገው በዚህ በፍሪላንሲንግ ስራ ማለት ነው ፍሪላንሲንጉ በቋንቋና በሂሳብ ነው የምሰራው ያለሁት። በሁለቱም በደንብ ሰርቼ በቃ ስፔሻልሊስት ነገር መሆን ነው የምፈልገው የስራ ምኞቴ በዚህ ሰዓት ይሄ ነው። በፊት ልጅ እያለን የቢሮ ሰራተኛ መሆን ነበር የስራ ምኞቴ ከዛ ሆኜ አይቼዋለሁኝ አሁን ደግሞ ወደዚህኛው አለም ገብቻለሁ ወደ ፍሪላንሲንጉ አለም ገብቻለሁ ስለዚህ ፍሪላንሲንግ ላይ ደግሞ ስፔሻላይዝድ መሆን የምፈልገው ስፔሻል ላንጉጅ ትራንስሌተር ኦር ላንጉጅ ትራንስክራይበር ኦር አኖቴተር ይሁን ምንም ይሁን በአገኘሁት ስራ ላይ ስፔሻላይዝድ መሆን ነው ምፈልገው የስራ ግንኙነት ይሄ ነው።

አይ አልወድም። ኮፊያ ማድረግ አልወድም። ምክንያቱም ኮፊያ የሚያደርጉ ሰዎች ፀጉራቸው እንደ ሚሳሳ አውቃለሁ። ወንዶች ከሆነ ራሰ በረሃ እንደሚሆን አውቃለሁኝ። ሴቶችም ነገሩ እንደዛ ይሆናል። ከፊት ያለው ጸጉራችሁ እየተበጣጠሰ እየተጣጠሰ እየተላጨ እየተላጨ ይሄዳል። ያው ኮፍያ ስናረግ ፀሀይ ከሆነ በተለይ ላብ ያልበን የለ? ላቡ ደግሞ ፀብራችንን ይጎደዋል። ይበጣጥሰዋል። መላጣ ያስመስለናል። ስለዚህ ኮፍያ አድርጌ ፀጉሬ ከሚበጣጥስ ባላደርግ ይሻለኛል። ዣንጥላ አሁን ፀሀይ ከሆነ ዣንጥላ ብይዝ ነው የሚቀለኝ። ስለዚህ ኮፍያ ማድረግ አልወድም።

አዎ ነገሮቼን በስርዓት ነው ማስቀመጥ አይቼ ማለት ነው። አሁን ልብሶቼን ለብቻቸው አስቀምጣለሁ ዶክመንቶቼን ለብቻ ማስቀመጠው ጫማዬን ለብቻ አስቀምጣለሁ ዶክመንቶቹን ራሱ ከዶክመንቶቹ ውስጥ ራሱ ለየብቻ አስቀምጣለሁ። የኢለመንተሪ ዶክመንቶች ለብቻ የሃይስኩል ዶክመንቶች ለብቻ የዩኒቨርሲቲ ዶክመንቶች ለብቻ። ነገሮችን በደንብ በስራት ማስቀመጥ አሁን ልብስም ቢሆን ከላይ ምለብሳቸውን ልብሶች ሹራፕ ሸሚዝ እንደዚህ አይነት ነገሮችን ለብቻ ሱሪና ቀሚሶችን ለብቻ ካልሲ ለብቻ ፓንት ለብቻ ያው ጫማ ክፍት ጫማ ለብቻ ድፍን ጫማዎቼ አዲዳስ ሸራዎቼን ለብቻ ነው። የማስቀምጠው እና ቆይቼ በፈለኩበት ሰዓት ሄጄ ይሄን ነገር ያረኩት ብዬ አልዘበራረቅም ሁሉንም ነገር አነካካም። ቀጥታ እዛ ሄጄ ካስቀመጥኩበት ቦታ ጋር ነው የማንሳው። እና ነገሮቼን አዎ በስራ ታስቀምጣለህ?

ጥያቄ ምን ነው የአትክልት ስራ ታደርጋለህ ነው ትርጉም የለውም በአማርኛ አትክልት ስራ ታደርጋለህ አይባልም። ወይም አትክልት ትኮተኩታለህ ምናምን ለማለት ፈልጋችሁ ከሆነ አዎ አትክልት አካባቢ ስራ እሰራለሁኝ። ውሃ እጠጣለሁ እኮተኩታለሁ። አረም እነቅላለሁ። የሚተከል አዳዲስ አበባዎች ወይም ምንድነው? ዘር አሁን የጎመን ዘር የቃሪያ ዘር የድንች ዘር ካገኘሁኝ አትክልት እሰራለሁ እተክላለሁ። ከተከልኩኝ በኋላ ውሃ አጠጣለሁኝ አርማለው የምኮተኩት ከሆነ እኮተኩታለሁ። ይሄን ለማን ፈልጋችሁ ከሆነ የአትክልት ስራ ታደርጋለህ ብዙ አልገባኝም። ግን እንደዚህ ለማለት የፈለጋችሁ መሰለኝ።

በባዶ እግር መራመድ ታውቃለህ ነው የሚለው በባዶ እግር መራመድ ትወዳለህ መሆን ያለበት ወይም በባዶ እግርህ ተራምደህ ታውቃለህ ወይ ነው መሆን ያለበት ጥያቄው? በባዶ እግሬ ተራምጄ አላውቅም። መሬት ውስጥ ስለማይመች ነው። ይሄ ኮርኮንቺ ዝንጋይ አሸዋ ምናምን ስለሚኖረው መሬቱ ላይ በባዶ እግሬ ተራምጄ አላቅም ከተማ ውስጥ ስላደኩኝ ማለት ነው። ኮረኮንቺ እንኳን በይሆን አስፓት ነው እሚሆነው እሱ ደግሞ በፀሀይ ጊዜ በጣም ያቃጥላል በዝናብ ጊዜ ደግሞ ጭቃ ነው። ስለዚ በባዶ እግሬ ተራምጄ አላቅም። ግን ሳር ጸጥ ያለ ምናምን ባገኝ እራመዳለው አጋጣሚው አልገጠመኝም እንጂ ንጹህ ሳር ካለኘው ለምን አልራመድም እራመዳለሁኝ። ግን በባዶ እግሬ ተራምጄ አላቅም።